እሳትን ለማንደድ ነዳጅ እጠቀማለሁ። በአብዛኛው ግን በኤሌክትሪክ ነው የምንጠቀመው። ኤሌክትሪክ ሲጠፋ እሳትን ለማንደድ ነዳጅ እጠቀማለሁ። አልፎ አልፎ ደግሞ ትናንሽ ስበርባሪ እንጨትን እጠቀማለሁ። ክብሪትን እጠቀማለሁ።

ስብሰባ እንደአስፈላጊነቱ እናደርጋለን ነገር ግን በየሳምንቱ ስብሰባ እናደርጋለን ስብሰባ የምናደርገው ደግሞ የተለያዩ ስራዎችን በሳምንቱ ውስጥ ከሰራን በኋላ እነዛ ስራዎች በተቀመጡት አቅጣጫ ሄደዋል ወይስ አልሄዱም የሚለውን ነገር እንነጋገራለን። ስብሰባ ቢያንስ ቢያንስ በሳምንት አንድ ቀን እንሰበሰባለን። የስራውን የሳምንቱን ስራ እንገመግማለን በሳምንቱ የሚሰሩ ስራዎችን እንደገና አቅጣጫ እንሰጣለን።

ስራዎችን በቅደም ተከተል አስቀምጣለሁ። ምክንያቱም ቅድሚያ የሚሰጣቸው ስራዎች ብዬ በቅደም ተከተል አስቀምጣለሁ። ስራዎችንም የምሰራው በቅደም ተከተላቸው ነው በጣም አንገብጋቢ ስራዎችን በቅድሚያ እሰራለሁ። በመቀጠል ሌሎችን ስራዎች እሰራለሁ። ስለዚህ ቅድሚያ የሚሰጡትን ስራዎች በቅደም ተከተል አስቀምጬ በመጀመሪያ መስራት ያለብኝን በመጀመሪያ ነው የምሰራው ከዛ በመቀጠል የምሰራቸውን ስራዎች ደግሞ በመቀጠል ነው የምሰራው ስለዚህ ስራዎችን ስሰራ በቅደም ተከተል እንደ ስራው ባህሪ ነው የምሰራው

ብዙ በእጅ የሚሰራ ስራ አደርጋለሁ በእጅ ብዙ ስራዎች ይሰራል ሀገራችን ብዙ የቴክኖሎጂ ተጠቃሚ ስላልሆነች በአብዛኛው ስራዎችን የምሰራው በእጄ ነው። ለምሳሌ በእጄ ከምሰራቸው ስራዎች ውስጥ አንደኛ በእጄ እንጨት እፈልጣለሁ እንጨት እቆርጣለሁ በእጄ ሽንኩርት እከትፋለሁ። ስለዚህ በእጄ ብዙ ስራዎችን እሰራለሁ

እኔ ጾም እጾማለሁ። ምክንያቱም እኔ የኦርቶዶክስ እምነት ተከታይ ስለሆንኩኝ። የምከተለው እምነት የሚያዝዘኝን አጿማት ሁሉ እጾማለሁ። ለምሳሌ የሐዋርያትን ጾም የገናን ጾም የፋሲካን ጾም እጾማለሁ።

እኔ ኮከቦችን መመልከት እወዳለሁ። በምሸት እስከ ሁለት ሰዓት። ከቤት ውጭ ሆኜ ኮከቦችን ጨረቃን ማየት እወዳለሁ። በተፈጥሮዬ ተፈጥሮአዊ ነገሮችን ማድነቅ እወዳለሁ። ኮከቦችን ስመለከት ለአእምሮዬ ሀሴትን ይሰጠኛል። ኮከቦች ከወዲያ ወዲህ ሲንቀሳቀሱ ሳይ በጣም ደስ ይለኛል። ኮከቦችን በምሽት መመልከት በጣም ደስ ይለኛል።

እኔ የቀረ ምግብ አልበላም። ምክንያቱም የቀረ ምግብን መመገብ ለጤና ጥሩ አይደለም። በዚህ ምክንያት የቀረ ምግብ አልበላም።

እኔ የምመርጠው የሙቀት መጠን ከሃያ አምስት እስከ ሰላሳ ያለ የሙቀት መጠን ነው። በጣምም ብርድ ያልሆነ በጣምም ሙቀት ያልሆነ ከሃያ አምስት እስከ ሰላሳ ያለ የሙቀት መጠን ለኔ ለኑሮዬ በጣም ተስማሚ የሙቀት መጠን ነው።

በመስታወት ላይ ጠዋት ብቻ ወደ ስራ ስሄድ በመስታወት አያለሁ ግፋ ቢል ለአስር ደቂቃ በመስታወት ላይ ፊቴን በመስታወት አያለው። ለአስር ደቂቃ ከዛ ውጭ አላይም በቀን አንድ ጊዜ ጠዋት ወደ ስራ ልሄድ ስል በመስታወት ፊቴን አንድ ጊዜ ለአስር ደቂቃ አያለሁ

ጫጫታ ምንም የማገኝበት ነገር አይኖርም። ጫጫታ በተፈጥሮዬ አልወድም። ሰው ሲንጫጫም ብዙ ሲያወራም አልወድም። በተቻለ መጠን ሰው ከማይንጫጫበት ቦታ ብሆን ደስ ይለኛል። የሰው ጫጫታ ይረብሸኛል። ጫጫታ ያለበት ቦታ አልወድም።

የምወደው ብዙ አይነት መተግበሪያዎች አሉ ከዚህ ውስጥ ዩቲዩብ ቲክቶክ ፌስቡክ ቴሌግራም በጣም ደስ ይሉኛል። በአብዛኛው በነዚህ መተገበሪያዎች ብዙ ሰአቴን አጠፋለሁ። ምክንያቱም የምሰራቸው ስራዎች በአብዛኛው ከእነዚህ መተግበሪያዎች ጋር የተያያዘ ነው።

እኔ ጠዋት የምበላው ዳቦ በእንቁላል ነው። ጠዋት ጠዋት ጾም እስካልሆነ ድረስ ዳቦ በእንቁላል እበላለሁ። ምክንያቱም ዳቦና እንቁላል ለቁርስ ለኔ በጣም ተስማሚ እና ለሰውነቴ ሀይል እና ገንቢ ሙቀትን የሚሰጠኝ ስለሆነ። ጠዋት እንቁላል በዳቦ እበላለሁ

ዋይፋይ ቀንቀን እጠቀማለሁ። ዋይፋይ ከቢሮዬ ስላለ እጠቀማለሁ ከቤቴ ግን ዋይፋይ ስለሌለ በ ኢንተርኔት በራሴ ዳታ ነው የምጠቀመው። ቀን ቀን ግን ከቢሮዬ ዋይፋይ ስላለ እጠቀማለሁ

አዎ ጺሜ ሲቆይ ደስ ይለኛል ወደ ታች ሲያድግ ደሰስ ደሰስ ሳረገው ጺሜ በጣም ደስ ይለኛል። ጺሜ ሲያድግ በጣም ደስ ይለኛል። ጺሜን ማሳደግ እወዳለሁ። ጺሜን ጺሜን ቶሎ አልቆርጠውም አቆየዋለሁ።

ልዩ ችሎታዬ ሰዎችን መምራት ማቀናጀት ስራዎችን እንዲሰሩ ማስተባበር የማቀድ የማደራጀት የመገምገም የመተንተን ነገሮች አሉኝ። ይሄ ልዩ ችሎታዬ ነው። በዚህም ጠንካራና ልዩ ችሎታ አለኝ።

በስራ ማሸነፍ እችላለሁ። የተለያዩ ስራዎችን እሰራለሁ። በዛም አሸንፋለሁ። ማሸነፍ ሲባል- በስራ በተለያዩ ተግባሮች ስራን ውጤታማ በማድረግ- የተለያዩ ስራዎችን በመስራት ሽልማቶችን አሸንፌያለሁ።